ቀለሞች በተለያየ መልክ የሚገኙ ናቸው። ቀለማት የሚፈጠሩት ከፀሀይ በሚመጣ ብርሃን ምክንያት ነው። ጨለማ በሆነ ጊዜ ብርሃን በሌለ ሰዓት ቀለሞች አይፈጠሩም። ስለዚህ የፀሀይ ብርሃን በሚኖርበት ጊዜ ከፀሀይ ብርሃን አንጸባርቀው የሚመልሱትን የመሰለ ቀለም እነሱ ይኖራቸዋል። ስለዚህ እነዚህ ቀለማት አንዱን ከአንዱ ለመለየት የምንጠቀምበት አንደኛው ከእቃ ከሌላኛው እቃ አንደኛው ልብስ ከሌላኛው ልብስ ማንኛውም ነገር የራሱ የሆነ ቀለም ስላለው በዚያ ቀለም ይለያል። ቀለማት የተለያየ አይነት ስያሜ ይሰጣቸዋል በመደብም የተለያየ ምድብ አላቸው። እርስ በእርሳቸውም ደግሞ ሲቀላቀሉ የተለያየ አዳዲስ ቀለሞችን ይፈጥራሉ። እኔ ልብስ ስገዛም ጫማ ስገዛ እቃዎችንም ስገዛ የተለያዩ አይነት ቀለማት ያሏቸውን እቃዎች እገዛለሁ። እነዚህ ቀለማት የተለያዩ መሆናቸው ለእይታ የሚስቡ ይሆናሉ። የየሰው እይታ እንደየሰው አመለካከት የተለያዩ አይነት ቀለማት የሚወዱ ሰዎች አሉ። እኔ የተለየ ቀለም የምወደው ቢኖር ቢጫን ቀለም ነው። ቢጫ ቀለም ደስ ይለኛል። አንድ ቀለም ብቻ መምረጥ ካለብኝ ነው ይሄንን የምለው። ከዚያ ውጪ ከሆነ ግን የሀገሬ ሰንደቅ አላማዋ ሶስት አይነት ቀለማት አላት። እነዚህ ሶስቱ ቀለማት አረንጓዴ ቢጫና ቀይ ናቸው። አረንጓዴ ቢጫና ቀይ ቀለማት ደምቀው ይታያሉ። ቀስተ ደመና በሚፈጠርበት ጊዜም በቀስተ ደመናው ላይ ጎልተው የሚታዩ እነዚህ ቀለማት ናቸው። እና እነዚህ ቀለማት ልዩ የሆኑ ለእይታ የሚስቡ አደረጃጀታቸው አመሰረታ አመሰራረታቸው ልዩ ስለሆነ እነዚህ ቀለማት በጣም የሚወደዱ ቀለማት ናቸው። የሀገራችን ደግሞ ሰንደቅ አላማ ከእነዚህ በመሰራቱ ይበልጥ እነዚህን ቀለማት እንድወድ ያደርገኛል። ከእነዚህ ጎልቶ ግን በጣም የምወደው ቢኖር ቢጫው ነው ደግሞ ከመካከል ከእነዚህ ከሶስቱም ቢጫውን ይበልጥ እወደዋለሁ ቢጫ የተስፋ ምልክት ነው። ተስፋ ተስፋን የሚያሳይ ቀለም ነው። ይሄ ቀለም ተስፋ ደግሞ ለሁሉም ሰው እንዲኖረው ይጠበቃል። ተስፋ የሌለው ሰው በህይወት የመኖር ትርጉሙ አይገባውም በህይወት ለመኖር ተስፋ ወሳኝ ነው። ተስፋን የሚወክለው ይሄ ቢጫ ቀለም ደግሞ ተወዳጅ ቀለም እንዲሆን የሚያደርገው በዚህ ምክንያት ነው። ለቀለሙ የተሰጠው ትርጉም ቀለሙን እንድንወደው ያደርገናል። እነዚህ ቀለማት አረንጓዴውን ከቢጫ ጋር ቢጫውን ከቀይ ጋር ቀዩን ከሰማያዊ ጋር ሰማያዊውን ከአረንጓዴ ጋር አረንጓዴውን ከጥቁር ጋር እንደዚህ እየቀላቀልን ብሄድን ቁጥር እነዚህ ቀለማት ደግሞ ሌላ አዳዲስ ቀለማትን ይፈጥራሉ። መሰረታዊ ከሚባሉ ቀለማት ሌሎች የተደባልቀው የሚገኙ ደግሞ ቀለማት አሉ። ለምሳሌ ቀዩን ከአረንጓዴ ጋራ ብንቀላቅለው ወደ ሰማያዊ የሚጠጋ ቃለም ይሰጠናል ቢጫና አረንጓዴን ብንቀላቅለው ብርቱካናማ የሆነ ቀለም ይሰጠናል። ይሄ ብርቱካናማ የምንለው ወደ አረንጓዴ የወሰደው አይነት ሆኖ እንደ ብርቱካን አይነት ቀለም ያለው ይፈጠራል። እንደዚህ እያደረግን ነጭን ከጥቁር ጋራ ብንቀላቅለው ወደ ግራጫ የሆነ ቀለም ይሰጠናል። ቀይና ቢጫን ብንቀላቅላቸው እንደዚሁ ቀላ ያለ ብርቱካናማ ወይም ወደ ፒንክ የወሰደው አይነት ቀለም ሊፈጠር ይችላል። ስለዚህ ቀለማትም እርስ በእርሳቸው ተዋህደው እንደዚህ ያሉ ቀለማትን ይሰጣሉ። ልብስ ላይ ስንመጣ ግን ከእነዚህ ሁሉ ለየት ያለ የቀለማት አደራደር ይኖራል። ምክንያቱም ልብስ ላይ በጣም ነጭ የሆነ ልብስ የሚወዳለህ ቢጫ የሆነ ልብስ የሚወዳለህ ጥቁር የሆነ የሚወዳለህ እንደገና በባህሉ ባደገበት ሁኔታ ደግሞ የተለያየ አይነት ቀለማትንም ያለው ልብስ ሊለብስ ይችላል። እኔ በልብስ ደረጃ ከሆነ ቢጫ ልብስ ወይም ነጭ ልብስ አልለብስም ምክንያቱም በትንሽ ነገር ይቆሽሻል። ስለዚህ ቆሻሻ የሚችል ተብሎ እንደ ጠቆር ያለ ቡናማ ቀላይ አለ እንደነዚህ ያሉ ቀለማት ያላቸውን ልብሶች መምረጤ አይቀርም። ግን እንደ አጠቃላይ የምትወደው ቀለም ከተባለ ቢጫ ቀለም ተስፋን የሚሰንቅና የተስፋ ምልክት ስለሆነ በተስፋ ነዋሪዎች ስለሆንን እኛም ቢጫ ቀለምን እወደዋለሁ።

ባህል ለአንድ ማህበረሰብ ሀብት ነው ለአንድ ማህበረሰብ እሴት ነው ወግ ነው። ይህንን ባህል ማክበር ደግሞ ተገቢ ነው። የድርጅቶችን ባህላቸውንም እንደዚሁ ድርጅቶች የራሳቸው የሆነ ባህል አላቸው። ይህ ባህል በድርጅቱ መካከል ያለ የአሰራር እሴት የአሰራር ሀብት። የአሰራር ወግ ነው ይህንን ባህሉን ሀብቱን ወጉን የድርጅቱን ጠቅላላ መገለጫ የሆነውን ባህሉን ማቅረብ በድርጅቱ ላይ ለመቆየት ግዴታም ይሆናል። ግዴታ ብቻ ባይሆንም የሌላውን ማክበር የራሳችንንም እንድንከበር ለማድረግ በር ከፋች ስለሆነ እኛም የእኛ ባህላችን እንዲከበር የሌሎችን ማክበር ግዴታችን ነው። ባህል በልዩ ልዩ መንገዶች ይገለጣል። በስራ ይገለጣል በስራ የሚገለጠው የስራ ባህል የድርጅቶች ባህል ነው። ከዚህ በተጨማሪ በማህበረሰቡ ዘንድ ደግሞ የተለያዩ ባህሎች አሉ። የአነጋገር ባህል አለ። የአለባበስ ባህል አለ የአመጋገብ አለ። በተዝካር በደስታ ደግሞ በሰርግ በመሳሰሉት ሁሉ የየራሳቸው የሆኑ ልዩ ልዩ ባህሎች አሉ። በተለያዩ ቦታዎች ላይ ስንሄድ የተለያዩ አይነት ባህሎችን እናስተውላለን። በአንድ ቦታ ላይ ለደስታ ተብሎ በባህል የሚገለጠው ሌላ ቦታ ላይ ስንሄድ ለሀዘን ባህል ተብሎ ሊቀመጥ ይችላል። በእኛ አካባቢ ላይ በለቅሶ ከማልቀስ የተለየ ደረትን ከመድቃትፊትን ከመንጨት የተለየ ጥቁር ከመልበስ የተለየ ሌላ አይነት ከዚህ ከሀዘኑ ድባብ የወጣ ባህል የለም። ሌሎች ቦታዎች ላይ ስንመለከት ጊዜ በለቅሶ ጊዜ ሰው ሊቀበር አስከሬኑ ተቀምጦ በአልጋ ላይ ተይዞ እያለ እየዘለሉ ዘፈን በሚመስል መልኩ ጭፈራ የሚጨፍሩ አሉ ይሄ የራሳቸው የሆነ ባህል ነው። ባህል ከአንዱ ቦታ ወደ ሌላ ቦታ ስንሄድ የተለያየ ነው። ጎጃም ላይ የምናገኘው ባህል ጎንደር ላይ ላናገኘው እንችላለን። ጎንደር ላይ ያለው ባህል ወሎ ላይ ላይገኝ ይችላል። ወሎ ላይ ያለ ባህል ሸዋ ላይ ላይኖር ይችላል። ሸዋ ላይ ያለ ባህል ወደ ትግራይ ስንሄድ ላናገኘው እንችላለን ትግራይ ላይ ያለ ባህል አዲስ አበባ ላይ አናገኘውም። አዲስ አበባ ላይ ያለውን ደቡብ ክልል ላይ አናገኘውም ደቡብ ክልል ላይ ያገኘናቸውን ባህሎች ኦሮሚያ ላይ ስንገባ አናገኘውም ይሄ። በኢትዮጵያ የተለያዩ ብሄሮች የተለያዩ ብሄረሰቦች የተለያዩ ህዝቦች ያሉበት የሚኖሩበት በመልክም በስራ ባህልም በአነጋገርም በተለያዩ መልኩ የተለያየ አይነት እሴት የተለያየ አይነት ሀብት ያላቸው የተሰባሰቡበት ነው። ስለዚህ እነዚህ ሁሉ የየራሳቸው የሆነ ባህል አላቸው። ይህንን ባህል ደግሞ አክብሮ መዝግቦ ለባህላቸውም ተገዢ ሆኖ የነሱን ባህል እሴታቸውን ጠብቆ አክብሮ መኖር ግዴታ ነው። ስለዚህ ማንኛውም ሰው የሌላውን ባህል ያከብራል የሌላውን ባህል ሲያከብር የራሱ ባህል ደግሞ በሌሎች ዘንድ ይከበርለታል። አንዱ የሌላውን ባህል የሚንቅ ከሆነ ያ ባህሉ የተናቀበት ሰው ባህሉ የናቀውን ሰው ይጠለዋል በጥላቻ መልኩ ይመለከተዋል። ይህ ጥላቻ ደግሞ አደግ ብሎ ከፍ ብሎ ጦርነት ቀስቃሽ ግጭት ቀስቃሽ ሰው ከሰው ጋራ ተግባብቶ እንዳይሰራ አንደኛው ሌላኛውን እያፈናቀለ አንደኛው ሌላኛውን እየጎዳ። እንዲኖር ያደርገዋል ስለዚህ ተከባብሮ መኖር ተገቢነት አለው። ይህ ሁሉም ባህል አንደኛው ላይ የሌለው ነገር ሌላው ቦታ ላይ ስንመለከተው ያን እንደ ጉብኝት እንደ ድንቅ ነገር እንደ ልዩ ነገር ተመልክተን በጣም ደስ የሚል እንደሆነ ተረድተን በእነሱ ዘንድ ያለው ባህል። በደንብ አድርጎ ማክበር ተገቢነት አለው። ግን አንዳንድ ጊዜ እንደ ባህል ይዘውት ያሉ የሚጎዳ ነገር ያለባቸው አሉ። ለምሳሌ እንደ ሴት ልጅ ግርዛት እንደ ግግ ማውጣት ያለ በባህሉ በአካባቢው በማህበረሰቡ ዘንድ የተለመዱ ግን ደግሞ እንደነዚህ ያሉ ጎጂዎች ናቸው። ሰውን ለተለያዩ በሽታዎች የሚያጋልጡ ስለሆኑ እንደነዚህ ያሉ ባህሎችን ደግሞ ሰው እንዲተው መምከር ማስተማር ያስፈልጋል። ስለዚህ የሰውን ባህል ማክበር መውደድ ተገቢ ስለሆነ የድርጅቶችንም እንደዚሁ ባህላቸውን አክብሬ ሀብታቸው ነው እሴታቸው ነው ብዬ እጠብቃለሁ ማለት ነው።

ስራዎች አድካሚ ይሆናሉ በተከታታይ ለረጅም ጊዜ መስራትም ሰውነትንም አካልን አይምሮን በሙሉ እንዲደክም ያደርጋል አይምሮ በሚደክምበት ጊዜ ደግሞ የምንሰራው ስራም የተሳሳተ ስራ ሊሆን ይችላል። አብዛኛው ሁልጊዜም አእምሯቸው የሚደክሙ ሰዎች ሌሎች ሰዎችን ደንበኞችን የሚመጡ ሰዎችን ማስተናገድ በሚገባቸው ልክ አያስተናግዱም አንዳንዶቹ ተሳድበው ያባርራሉ አንዳንዶቹም ደግሞ የማይገባ ቃል ይመልሳሉ ይሄ ከአእምሮ ድክመት የሚመጣ ነው። ስለዚህ ሰው በሚሰራበት ስራ የጉልበት ሰራተኛም ቢሆን የአእምሮ ሰራተኛም ቢሆን እረፍት ያስፈልገዋል። ሰው ሆኖ እረፍትን የማይሻ ሰው የለም ምክንያቱም ሰው በተፈጥሮም ደካማ ነው። ብርታት የለውም ስለዚህ እስከሚችል ድረስ ይሰራል። ከዚያ በኋላ ደግሞ እረፍት ያደርጋል እረፍት አድርጎ ታድሶ በአዲስ መልኩ እንደገና ስራውን ሲጀምረው ስራው ውጤታማ ይሆናል የተሻለ የሚባል ጥሩ ስራም ይሰራል። ስለዚህ ይህንን ጥሩ ስራ ለመስራት በየጊዜውም ቢሆን እያሰቡ ለተወሰነ ደቂቃ ያህል እረፍት ማድረግ ተገቢ ነው። እኔም የማደርገው ይህንኑ ነው። በስራ ጊዜ ብዙ ድካም አለ። ከመነሳት ከመቀመጥ ከመንቀሳቀስ በጉልበትም ከመስራት በአእምሮም ከመስራት የተነሳ የምንዝልበት ጊዜ የምንደክምበት ጊዜ አለ። ይሄን የምንዝልበትን የምንደክምበትን ጊዜ ወጣ እያልን የሻይ እረፍት በምሳ እረፍትም እንደዚሁም ደግሞ እዛው ቢሮ ውስጥም ካሉ ከሰራተኞች ጋር ከጓደኞች ጋራ የተወሰነ ነገር ጊዜ ወስዶ በማውራት በመወያየት በመነጋገር ይህንን የድካም ስሜቱን እንዲጠፋ ማድረግ የተሻለ ነው። ብዙ ሰዎች በስራ ጊዜ በሚደክሙበት ጊዜ ቡና በመጠጣት ለመነቃቃት ይሞክራሉ። ይሄ ግን ወደ ሱስ የሚወስድና የቡና ሱሰኛ የሚያደርግ ስለሆነ። የሚያነቃቁ ነገሮችን አእምሮን ለማነቃቃት በሚል ሰበብ ሻይም ይሁን ቡናም ቢሆን ሌሎችም ያነቃቃሉ ተብለው የሚወስዷቸውን ነገሮች መቀነስ ወይም ደግሞ ሙሉ በሙሉ አለመጠቀም አለባቸው ብዬ አስባለሁ እኔም ይሄንን አላደርግም። በሚደክመኝ ጊዜ እረፍት መውሰድ ስለሚያስፈልገኝ እረፍት ሚወስደው ከአ ካለሁበት ቦታ ተነስቼ የተወሰነ በመንቀሳቀስ የአትክልት ቦታዎችን በመመልከት የሚማርኩ ዛፎች የሚያምሩ አበቦች አሉ እነዚህን አበቦች በመመልከት ወደ ግቢ በመውጣት ግቢውን በመዞር በዚህ መልኩ እረፍት አደርጋለሁ። ይህንን ማድረግ ደግሞ ከእያንዳንዳችን የሚጠበቅ ጉዳይ ነው ብዬ አስባለሁ። ምክንያቱም በስራችን ውጤታማ የምንሆነው ሰዎችንም ደንበኞቻችንንም የምናስደስተው ጥሩ ስራ ውጤታማ የሆነ ስራም የምንሰራው እረፍት እያደረግን የምንሰራ ከሆነ ነው። በተለይ ከሂሳብ ስራ ጋራ የሚገናኝ ስራዎችን የሚሰሩ ሰዎች ከገንዘብ ጋራ የሚሰሩ ሰዎች ገንዘብ አይምሯቸው በደከመበት ሰዓት ገንዘብ በሚቆጥሩበት ጊዜ ገንዘብ ደርበው ሊሰጡ ይችላሉ መቶ ብር ከፈልን ብለው ሁለት መቶ ብር ሊከፍሉ ይችላሉ። ሶስት መቶ ብር ሰጠን ብለው አራት መቶ ብር ሊሰጡ ይችላሉ ወይም ሲቀበሉም እንደዚሁ መቶ ብር ተቀብለው ሁለት መቶ ብር ብለው ሊመዘግቡ ይችላሉ። ሲደምሩ መቶ ብር ደመርን ብለው ሁለት መቶ አድርገው ሊደምሩ ይችላሉ ይሄ ሁሉ ከአእምሮ ድክመት የሚመጣ ነው። ይሄ ሁሉ ተጠራቅሞ መጨረሻ ላይ እዳ ነው የሚፈጠረው። ይሄ እዳ ደግሞ ስራችንንም እንድንጠላ በስራችን ላይ ብዙ መቆየት አስጠላ አስጠይ የሚያስጠላ ደስ የማይል እዛ ያለውም አካባቢውን በሙሉ በጣም የሚያስጠላ እንዲሆን ያደርገዋል። ይሄ እኛን እንድንጠላው ስራችንንም የሚያደርግ ጫና የሚፈጥር ስለሆነ። እያንዳንዳችን በስራ ጊዜ እንደ ስራው ድክመት እንደ ስራው ሁኔታ እየተመለከትን የተወሰነች ጊዜ አጠር ያለች ጊዜ እረፍት ማድረግ ግዴታ ነው። እረፍት ማድረግ ካልቻልን በጣም እንጎዳለን ይጎዳናል ጎጂ ነው። በጣም ስለዚህ እረፍት ማድረግ በስራችን መካከል ተገቢ ነው። ይሄ እረፍት ረጅም ሰዓት ሊሆን ይችላል አጭር ሊሆን ይችላል። ግን ምን ጊዜም ቢሆን ያችን ሰዓት አስበን አይምሯችን በሚደክምበት ጉልበታችን በሚደክምበት ጊዜ የተወሰነች ነገር እረፍት አድርገን ምግብ መመገብ ካለብን ምግብ ተመግበን ውሃ መጠጣት ካለብን ውሃ ጠጥተን ተመልሰን እንደገና እንደ አዲስ በአዲስ ስራውን ስንጀምር ጉልበት እናገኛለን እንበረታለን። ብርቱዎች እንሆናለን ስለዚህ በዚህ መልኩ እረፍት እያደረግን ስራዎችን ብንሰራ መልካም ነው ብዬ አስባለሁ።

ከስራ በኋላ ማታ አካባቢ ወደ ቤቴ በጊዜ እገባለሁ። ብዙ ሰዎች እንደሚያደርጉት ውጭ ላይ አላመሽም። ወደ ቤት እገባና ቤት ውስጥ የሚሰሩ አንዳንድ ስራዎችን እሰራለሁ። ቤት ውስጥ የሚሰሩ በርካታ ስራዎች አሉ። እነዚህን በርካታ ስራዎች መስራት የሚቻለው ከቤት ከስራ ወደ ቤት በጊዜ የምንገባ ከሆነ ነው። እና ከስራ በኋላ ማታ አካባቢ ወደ ቤት ገብቼ አትክልቶችን አጠጣለሁ። በዙሪያችን በርካታ አትክልቶች አሉ። በትንንሽ እቃዎች በጀሪካን በማዳበሪያም የተተከሉ እንደዚሁም ደግሞ መሬት ላይ ባለ አፈርም የተዘሩ። አትክልቶች አሉ እነዚህ አትክልቶች ቲማቲም ካሮት አቮካዶም ፓፓያ በቆሎ ሌሎችም በርካታ የሆኑ አትክልቶች አሉ። እነዚህን አትክልቶች እንከባከባለሁ እነዚህን አትክልቶች መንከባከብ በጣም ደስ ያሰኛል። በተለይ ደግሞ አይንን በጣም ይስባሉ አረንጓዴ ሆነው ለምልመው አብበው አፍርተው ስንመለከታቸው ይማርካሉ። እና ይሄንን መመልከት ደስ ስለሚለኝ ብዙ ጊዜ ወደዛ ወደ ጓሮ እየሄድኩ ጊዜዬን በዛ አሳልፋለሁ። በጣም ደስ የሚለው ውሃ በአቅራቢያችን አለ። ጉድጓድ ቆፍረን ውሃ በቀላሉ ይገኛል ሁለት ሜትር ያህል ወደ ታች መቆፈር ከቻልን የምናገኘው ውሃ በጣም ጥሩ የሆነ ለአትክልት ተስማሚ የሆነ ውሃ እናገኛለን። በመጠንም በቂ የሆነ ጥሩ ምንጭ ያለው ስለሆነ ሰፈሩ በዚያ ይገኛል ያንን ውሃ እየቀደው በአትክልት ማጠጫ አትክልቶቹን በሙሉ አጠጣለሁ። ይህንን በየቀኑ ሁሌ ማታ ማታ አካባቢ ነው የማደርገው ጠዋት ላይ ጊዜ ስለሌለኝና። ጠዋት አካባቢ ደግሞ ፀሀዩም ቀኑን ሙሉ የሚውልበት ሰዓት ስለሆነ ጠዋት ላይ ባጠጣው ውሃውን አትክልቱ ሳይጠቀምበት ፀሀይ እያተነነ ስለሚያስ ስለሚወስደው። የተሻለ ሰዓት ማታ አካባቢ ነው። ስለዚህ ምሽት ላይ በጊዜ ወደ ቤቴ እገባና ቤት አካባቢ ከገባው በኋላ በሙሉ አትክልቶቼን እንከባከባለሁ አጠጣቸዋለሁ ይህንን አድርጌ የሚተርፈኝ ጊዜ ይኖራል። በዚህ በሚተርፍ ጊዜ ደግሞ እስከ መኝታ ሰዓት ድረስ ከቤተሰብ ጋር ጊዜዬን አሳልፋለሁ። ብዙ መነጋገር መወያየት መማማር ያለብን ደ ነገር አለ በቤተሰብ ደረጃም ስለዚህ ያንንም ምሽት ላይ ባለው ሰዓት ነው። ይሄን የምሽት ሰዓት በአግባቡ መጠቀም ያስፈልጋል ምክንያቱም አጭር ናት። ከዚያ በኋላ ደግሞ ያለው ጊዜ የመኝታ ጊዜ ስለሆነ ወደ መኝታ ከመግባታችን በፊት ያችን አጭር የሆነች ጊዜ በአግባቡ መጠቀም ያስፈልጋል። ከአትክልት ከማጠጣቱ እንክብካቤ ጋር አትክልትን እንደምንከባከበው ሁሉ ልጆችንም በቤት ውስጥ መንከባከብ ይኖርብናል። ይህንን እንክብካቤ የምናደርገው ደግሞ ሁል ጊዜ ቢሆንም የተሻለ ጊዜና በደንብ ቁጭ ብሎ ለማውራት ለመነጋገር ለመጫወት ለመመካከር የሚያበቃን ጊዜ ይሄ የምሽቱ ጊዜ ነው። ምክንያቱም ቢመ ብናመሽም የእንቅልፍ ሰአታችንን እንቀንሳለን እንጂ የምንጎደው ሌላ ነገር የለም። ጠዋት አካባቢ ግን ወደ ስራ የምንሄድበት ስለሆነ ልጆችም ከእንቅልፋቸው ነቅተው ከዚያ ደግሞ ፊታቸውን ታጥበው ምግባቸውን በልተው ወደ ትምህርት ቤት ለመሄድ የሚቻኮሉበት ጊዜ ስለሆነ አእምሯቸውን ሰብስበው በአግባቡ ሊያዳምጡን አይችሉም ስለዚህ ያለን የተሻለው ጊዜ አእምሯቸው የሚሰበሰብበት ለማዳመጥም ዝግጁ የሚሆኑበት ጊዜ ይሄ የምሽቱ ጊዜ ነው። ስለዚህ ከዚህ ከምሽቱ ጊዜ ብዙ ሰዓትን ስክሪን ላይ ከማጥፋት ቴሌቪዥን ከፍቶ በቴሌቪዥን ጊዜን ከማጥፋት ይልቅ ያንን ሁሉንም ዘግቶ በቤት ደረጃ ውይይቶችን እያደረጉ እየተመካከሩ እየተነጋገሩ ከልጆች ጋርም እየተጫወቱ ያንን ጊዜ ማሳለፍ ጥሩ ነው። ይህ ጊዜ የማይረሳ ጊዜ ይሆናል በአእምሯቸው የሚሳል በልቡናቸው ተቀርጾ የሚኖር ጥሩ ጊዜ ነው ስለዚህ ይህንን ጥሩ የሆነን ጊዜ በአግባቡ መጠቀም ያስፈልጋል። እኔ ምሽት ላይ ከስራ ስመለስ የማደርገው ይሄንን ነው ነው ይሄንን ምሽት በአግባቡ እየተጠቀምኩ ነው ብዬ በግሌ አስባለሁ

ሰነዶች ማስረጃዎች ናቸው ለተለያዩ ስራዎች የተለያዩ ሰነዶች ያስፈልጋሉ። ለምሳሌ የሂሳብ ሰነዶች አሉ። እነዚህ የሂሳብ ሰነዶች ወጪ ገቢን የተወራረዱና ያልተወራረዱ መወራረድ ያለባቸው ሂሳቦች እነዚህ ሁሉ ሰነዶች በሙሉ የያዘ ነው። ስለዚህ እነዚህን ሰነዶች በተለያዩ የስራ አጋጣሚዎች ማዘጋጀት ግዴታ ይሆናል። እነዚህን ሰነዶች ደግሞ በአግባቡ መያዝም ለወደፊት ለሚኖረው ለማንኛውም ስራ ሁሉ ጠቃሚ ናቸው። በአግባቡ መያዝ አለባቸው። በሚገባ ፋይል መደረግ አለባቸው በተለይ የወጪ የገቢ ሰነዶች ልዩ የሆነ ጥበቃና እንክብካቤ ሊደረግላቸው ይገባል። የተወራረዱ ያልተወራረዱ ሰነዶችም ይኖራሉ። እነዚህን የተወራረዱ ያልተወራረዱ ሰነዶች በአግባቡ አዘጋጅቶ መድቦ መያዝ ተገቢ ነው። በተለያዩ መስሪያ ቤቶች ላይ እነዚህን ሰነዶች የሚይዙ ራሱን የቻለ ባለሙያ አለው። እነዚህ ባለሙያዎች ሰነዶችን በአግባቡ ጠብቀው፣ አደራጅተው፣ ፋይል አድርገው ይይዛሉ፤ ይህንን ፋይል አድርገው የማይይዙ ከሆነ ለወደፊት ለሚኖረው በተለይ ኦዲት በሚደረግበት ጊዜ ቁጥጥር ስራዎች በሚሰሩበት ጊዜ። በምን ምክንያት ወጣ በምን ምክንያት ገባ የሚለውን ማረጋገጥ የሚፈልግ ሰው በሚመጣበት ጊዜ። እነዚህ ሰነዶች በአግባቡ ተይዘው ካልተቀመጡ ምንም አይነት ማረጋገጫ አይኖርም፤ ስለዚህ ምንም አይነት ማረጋገጫ በሌለበት ደግሞ። ማንኛውም ኦዲተር መጥቶ ወይ ገንዘብ ያዡን ወይም ሂሳብ ሰራተኛውን አንዱን አካል ተጠያቂ ያደርጋል። ስለዚህ ተጠያቂ ላለመሆን እነዚህ ሰነዶች በአግባቡ መያዝ አለባቸው። ሰነዶች በተለይ ሰነድ ወረቀት ነክ የሆኑ ነገሮችን ከሚበሉ ከሚያቆሽሹ ነገሮች መራቅ አለበት። አይጥ ሰነዶችን በጥርሷ ትበላለች ትቆራርጣለች። ብዙ መዝገብ ቤቶች ላይ የሚቀመጡ ሰነዶች አይጥ ይበላቸዋል። አይጥ እንዳይበላቸው በስርዓት አይጥ በማይደርስበት ቦታ በአግባቡ መቀመጥ አለባቸው። ከዚህ በተጨማሪ በውሃ፣ በዝናብ፣ በአቧራ የሚበላሹ አሉ፤ ብዙ ሰነድ ክፍሎች ላይ ስንገባ ሽታቸው በሽታን ይቀሰቅሳል፤ ስለዚህ ወደ እነዛ ወደ ሰነድ ክፍሎች ከመግባታችን በፊት። የፊትና ይሄ የአፍንጫና የአፍ መሸፈኛ ማስክ ማድረግ ግዴታ ይሆናል ምክንያቱም በጣም የሚሸትና ይሄ የአለርጅክ ህመም ያለባቸው እንደ ሳይነስ እንደ አስም የመሳሰሉ ከመተንፈሻ አካል ጋራ የተያያዘ ህመም ያለባቸውን ሰዎች ስለሚጎዳ ይህንን አድርገው መግባት ተገቢነት አለው። ይሄ ሁሉ የሚመጣው ከቆሻሻ ከአቧረው ሁሉም ወረቀት ደግሞ ከሰው ንክኪ ያልጸዳ ስለሆነ ሰው ሁሉ በተለያየ አይነት ንጽህናውን በጠበቀውም ንጽህና ባልጠበቀውም እጅ ዝም ሎ ሲገላበጥ ስለሚውል። ሽታው ልዩ ነው። ስለዚህ ይሄንን ሽታ ለመከላከል በዚያ መልኩ ያደርጋሉ ስለዚህ ሰነዶች ዝናብም እንዳይመታቸው አቧራም እንዳይበንባቸው እንዳይበላሹ በጥንቃቄ መያዝ አለባቸው። በጥንቃቄ ያልተያዙ ሰነዶች ለማረጋገጫነት አይውሉም። ስለዚህ ማንኛውም ሰነድ የግዢ ሰነድ ሊዘጋጅ ይችላል፤ የጫራታ ሰነድ ሊዘጋጅ ይችላል፤ የሽያጭ ሰነድ ሊዘጋጅ ይችላል፤ የሊዝ ጫራታ ሰነዶች አሉ፤ ቦንድ አለ። እነዚህ ሁሉ ሰነዶች በሙሉ በአግባቡ ተለይተው ይህ የምን ሰነድ ነው። የሚለውንም በሚለይ መልኩ በአግባቡ ተደራጅተው መቀመጥ አለባቸው እኔም የማዘጋጃቸው ሰነዶች እንደዚሁ ነው። ያ ሰነድ ምን አይነት ሰነድ እንደሆነ ገልጬ ሰነዱ ውስጥ መካተት የሚገባቸውን ሀሳቦች ሁሉ አካትቼ በሚመለከታቸው ሰዎች አስፈርሜ አጸድቄ ሰነዶችን በአግባቡ ፋይል አደርጋለሁ። ፋይል የማደርገው ደግሞ የሰነድ ፋይል ማድረጊያ አቃፊዎች አሉ፤ በእነዚህ አቃፊዎች በፓንቸር በስቼ በአግባቡ በአቃፊዎች ደረድራቸዋለሁ። እዛ አቃፊ ውስጥ ያሉ ሰነዶችም ምን ምን እንደሆኑ ማንም ሰው ቢመጣ በቀላሉ ምን አይነት ሰነድ ነው ያለ በዚህ አቃፊ ብሎ መረዳት እንዲችል። የሰነዶቹን ዝርዝር ጉዳዮች ከውጭ ላይ አስቀምጣለሁ። ይሄ ለማንኛውም ሰው ግልጽ የሆነ አቀማመጥ ያለው ሰነድ ነው ማለት ነው።

በስራ ቦታ የተለያዩ አጋጣሚዎች ስላሉ ከተለያዩ ሰዎች ጋር ያገናኛል የስራ ቦታ አንዱ ትልቁ ነገር በዛ በስራ ቦታ ላይ የሚገኙ ጓደኞች ናቸው። እነዚህ በስራ ቦታ የሚገኙ ጓደኞች ለብዙ ጊዜ በተለያየ ቀን የምንገናኝ ስለሆነ ልክ እንደ ወንድም እንደ እህት ነው የምንተያየው። ስለዚህ እነዚህ በስራ ቦታ የሚገኙ ጓደኞች በቀላሉ አንዱ የአንዱን ቤት ያውቃል አንዱ ያለውን ምን እንደሆነ እያንዳንዱን ነገር በጥልቀት ልክ እንደ ቤተሰብ መረጃዎች ይኖሩታል። ማንኛውም በደስታውም በማንኛውም ሀዘን በሙሉ የሚገናኝ ነው። እህትና ወንድም እንደማለት ስለሆነ በተለያዩ አጋጣሚዎችም ችግር ቢደርስ ማንኛውም አይነት ጉዳት ቢፈጠርብኝ ቀድመው የሚያውቁ ቀድመው የሚሰሙ ማገዝ ያለባቸው ነገር ካለም ቀድመውም ሊያግዙኝ የሚችሉ እነሱ ናቸው። ከጎረቤት ቀጥሎ የተሻለ መረጃ የሚኖራቸውና በቶሎ በማንኛውም በደስታውም በሀዘኑም ከቤተሰብ ሁሉ ቀድመው ይደርሳሉ ተብሎ የሚታሰቡ የስራ ቦታ ጓደኞች ናቸው። በስራ ቦታ የሚገኙ ሁሉም ጓደኞች ተመሳሳይ የሆነ ባህሪ የላቸውም። አንዳንዶቹ ነጭናጫ በትንሽ ነገር የሚበሳጩ በትንሽ ነገር ጠብ የሚፈጥሩ አሉ። አንዳንዶቹ ቻይ ሁሉን ቻይ ሁሉን በትዕግስት የሚያሳልፉ አሉ። አንዳንዶቹ በጣም የሚመክሩ እንደዚህ ብታደርግ እንዲህ ብታሻሽል ብለው ከልባቸው ለሰው እድገት የሚጨነቁ የሚያስቡ መካሪዎች ቅን ልብ ያላቸው አሉ። አንዳንዶቹ ደግሞ ከጨዋታ ከሳቅ በስተቀር ሌላ ምንም አይነት ቁም ነገር የሌላቸው በምንም አይነት ነገር በጓደኝነት መፍትሄ ሊሰጡ አቅጣጫ ሊጠቁሙ የማይችሉ የሳቅና የስላቅ ብቻ የሆኑ ጓደኞች ይኖራሉ። በተለይ ደግሞ በጣም ትልልቅ የስራ ቦታ ባላቸው ተቋማት ላይ በጣም በርካታ ሰራተኞች አሉ እና እነዚህ ሁሉ በርካታ የሆኑ በዛ ስራ ቦታ ላይ የሚገኙ ሰዎች ላይተዋወቁ ሁሉ የሚችሉበት አጋጣሚ አለ። በመልክም በስምም ምን ቦታ እንደሚሰራ እንኳን ምን አይነት የስራ ሀላፊነት የስራ መደብ እንዳለው የማይተዋወቅ ደግሞ ይኖራል ይሄ ከድርጅቱ ስፋት አንፃር ነው። ከስራውም አንፃር አንዳንድ ጊዜ እንደዛ የሚሆንበት አለ ስራው ጊዜ የማይሰጥ ከጓደኞች ጋራ በአግባቡ ለመጫወት ለማውራት ስለ እያንዳንዱ ሰው በጥልቀት መረጃ ለመሰብሰብ በግል በግልጽ ለመተዋወቅ የማያግዝበት አጋጣሚ ሊኖር ይችላል። አንዳንዶቹ ላይ እንደዚህ ያሉ የማህበራዊ ጉዳዮችን ለማጠናከር ሲባል የሆኑ ቀናት ተመርጠው በወር በወር ወይም በየሳምንቱ ሻይና ቡና እያሉ እየጠጡ ዳቦ ተቆርሶ በዚህ መልኩ የተለየ ዝግጅት ተዘጋጅቶ ሰዎቹ በአግባቡ በደንብ እንዲተዋወቁ እንዲረዳዱ ያግዛቸዋል። እንደዚህ አንዳንዱ ደግሞ ምንም አይነት መተዋወቅም የሌለበት ቦታ ሊኖር ይችላል። እኔ አሁን ባለሁበት የስራ ቦታ ላይ ያለን ሰራተኞች ጥቂቶች ነን። ከሰባት አንበልጥም ስለዚህ እያንዳንዳችን ማን ምን እንደሆነ ለማጥናትም ለመወያየት ለማውራትም ከባድ አይደለም ምክንያቱም ጥቂቶች ነን። አንድ ቦታ ላይ ተቀምጠን የሚመጣውን መስተንግዶ የምንሰራውን ስራ ከጨረስን በኋላ ነፃ በምንሆንበት ጊዜ የምንነጋገረው ስለየግላችን ህይወት ስለሆነ በቀላሉ ለመተዋወቅ እንችላለን። ማን ምን እንደሚሰራ የት እንደተወለደ መቼ ትምህርቱን እንደጨረሰ እያንዳንዱን ስለቤተሰቦቹ ሁኔታ ስለልጆቹ ሁኔታ ሙሉ መረጃ ይኖረናል። ይህንን የምንጠያየቀውና የምንነጋገረው እንደ ቤተሰብ ስለምንተያይና ስለምንዋደድ ስለምንጫወት በፍቅር ስራዎቻችንን በአግባቡ ስለምንሰራ አንዱ የሌላውን ሸፍኖ በአግባቡ ስራዎቻችንን ስለምንሰራ እንደዚህ በፍቅር የእያንዳንዳችንን የስራ ቦታ ላይ ያሉ ጓደኞቻችንን ታሪካቸውን እንመረምራለን። እንነጋገራለን ይሄ በጣም በህይወቴ ደስ ከሚለኝና ብዙ የስራ ቦታ ጓደኞቼንም ለማፍራት የረዳኝ ጉዳይ ይሄ ነው።

የሸክላ እቃዎች ከሸክላ አፈር የሚሰሩ ናቸው። የሸክላ አፈሩን መርጠው ከሌላው አፈር ይለያል የሸክላ አፈር ቀይ ነው መልኩ ቦረቦር ከሚባለው አፈር ጋር ይመሳሰላል። ነገር ግን በጥንካሬ አይገናኙም። የሸክላ አፈር ራሱን ችሎ። ሸክላዎችን ለመስራት የሚያገለግል አፈር ነው። ይኸንን አፈር የቆፈሩ ከመሬት ላይ ያወጡታል። ከመሬት ላይ አውጥተው ወደ ቤታቸው ወስደው ቤታቸው ላይ ይፈጩታል። ይህንን ከፈጩ ቡሃላ በአግባቡ በእሳት እና በውሃ መጀመሪያ በውሃ ይቦካል። በውሃ እያደበለበሉ የሚፈልጉትን አይነት ቅርጽ ይሰጡታል። እንስራ ሊሰሩ ይችላሉ። ጀበና ሊሰሩ ይችላሉ። ምጣድ ሊያደርጉት ይችላሉ። ሌሎችም ጋን ምንቸት የመሳሰሉ እቃዎች አሉ። እንደነዚህ ያሉ እቃዎችን በቀላሉ ሊሰሩ ይችላሉ። ድስትም እሚሰራው እንደዚሁ ነው። ይህንን ቅርጽ ሰጥተው ካዘጋጁት ቡሃላ በእሳት ይጠብሱታል። በእሳት ሲጠበስ አንዳንዱ ይጠቁራል ጥቁር መልክ ይይዛል። ያልተጠበሰው ግን በቀላሉ ከዛው ከተሰራበት ካለው ከመልኩ ወደ ቀይ እንደሆነ ነው። እሚመጣና ይኸንን ነገር እንደየ ፍላጎታቸው እንደየ ሰው እንደ ትዕዛዛቸው ለሚሰጡት ሰው ይሰጣሉ። ግን አብዛኞቹ የሚያደርጉት እዛው ቤታቸው ላይ ይሰሩትና ይሄንን ከሰሩ በኋላ ወስደው ገበያ ለሚፈልግ ሰው ይሸጣሉ። የሚፈልግም ሰው ያንን የሚፈልገውን ነገር ከፍሎ ይወስዳል። ስለዚህ በዚህ መልኩ ነው እቃዎች የሚመጡ። እና አሁን ብዙ ጊዜ ድሮ በነበረው ጊዜ በአስራ ዘጠኝ ዘጠና አካባቢ በነበረው ጊዜ ብዙ እቃዎች ከሸክላ የተሰሩ ብዙ መገልገያ እቃዎች ነበሩ። እንስራ ጋን ጋን እሚባለው አሁን የተተካ ነው። ጋን ብዙ እንስራዎች ተጠራቅመው የሚያመጡትን ውሃ የሚያጠራቅሙበት ጠላ ለመበጥበጥ እሚጠቀሙበት። በጣም ትልቅ እቃ ነው። አሁን ይሄ በዘመናዊው መልኩ ከፕላስቲክ በተሰራ ሮቶ በሚባል የውሃ ማጠራቀሚያ የተተካው ማለት ነው። ብዙ እንስራዎችን እያመጡ እዛ እሚያጠራቅሙበት ነው። እንስራ ከጋን በጣም ያነሰ ነው። ተመሳሳይ የሆነ ቅርጽ ቢኖራቸውም በመጠን ትንሽ ነው በእንስራ ምን ያደርጋል? እንስራቸውን በገመድ አስረው በጀርባቸው እያደረጉ ውሃ እየቀዱ ያመጡበት ነበር። ይሄ ሲሰበር በጣም እሚያሳዝን ነገር ነው። ክብደቱም በጣም ከባድ ስለሆነ ከሚሸከመው ውሃ ከሚይዙት ውሃ በላይ የሸክላው የራሱ ክብደት በጣም ከባድ ነው። ወደ ውሃ ለመቅዳት በሚሄዱበት ጊዜ እንዲህ በእጃቸው በምናምን አንጠልጥለው አይሄዱም እሚሸከሙት በጀርባቸው ነው። በጀርባቸው አድርገው ውሃ ቀርተው ሲመለሱ ያለው ክብደት እንደ አሁኑ አይደለም። አሁን ሰው ይሄንን ቀይሮት በጀሪካን በባልዲ ውሃ ያመላልሳል። የዛኔ ግን በፊት በዛ ይጠቀሙ ነበር። ድስትም ምጣድ ምንድነው? ድስት ደግሞ ወጥ ለመስራት ይጠቀሙበታል ወጥ ሲሰሩ ዘይቱን እዛ ላይ አድርገው ሲሰሩበት በድስት የተሰራው ወጥ በጣም ይጣፍጣል። ነገር ግን በቶሎ አይደርስም። ድስቱን ለማሞቅ ብቻ ሲባል በጣም ብዙ ማገዶ የሚፈጅ አንዴ ከጋለ ቡኃላና ከጋመ በኋላ ግን በቀላሉ ደግሞ የማይበርድ ነው። አሁን ይሄ በብረት ድስት ተተክቶ ቶሎ ብሎ እንዲፈላ ቶሎ ብሎ ምግብ እንዲደርስ እየተደረገ ነው። ሌላው ምጣድ ነው እስካሁን ድረስ ያለምአቋረጥ እየተጠቀምንበት ያለው ምጣድ ነው። በኤሌክትሪክ እንኳን ቢደረግ ምጣድ ምጣድ ነው። በዚሁ በኤሌክትሪክም ከላይ ያለችዋን ምጣድ እዛው እንዳለች ሳትቀየር ከሸክላ በተሰራ ምጣድ ነው። አሁንም ድረስ በኤሌክትሪክ እንኳ የምንጠቀመው። ስለዚህ አሁን ካሉት ከቀሩት ከእንስራ ከድስት ከጋን ከምንጨት ከቶፋ ከጉልቻ ምናምን ከመሳሰሉ እቃዎች መካከል አሁን ዘመናችን በጣም እየተጠቀምንበት ያለና ግዴታ የሆነ በምንም ነገር ያልቀየርነው ምጣድና ድስትን ነው። ምጣድ እና አንዳንድ የተወሰኑ እቃዎች ናቸው ግን በዋናነት ምጣድ ነው። ሳይተካ የቀረ ስለዚህ እኛም ምጣድ እንጠቀማለን። ከሸክላ ውጤቶች ከሸክላ እቃዎች አንደኛው የሆነውን ምጣድ እስካሁን ድረስ እየተጠቀምን እንገኛለን ማለት ነው

ጾም የሚባለው ከምግብ እና ከልዩ ልዩ ነገሮች መከልከል ነው። ጾም በዋናነት አፍን ከምግብ መጠበቅ መከልከል ነው። ይሄ ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዘንድ ጠንከር ያለ ጾም ላይ ያለውም ትምህርት ጥሩ የሆነ ትምህርት ነው። በዋናነት ጾም የስጋን ጉልበት ቀንሶ ለነፍስ እንዲገዛ ማድረግ ነው። ብለው አባቶቻችን ያስተምራሉ። ስለዚህ ጾም መጾም እንደ ሃይማኖቱም ሃይማኖቱን ለሚጠብቅ ሰውም ግዴታም ነው ጾም በመጾም ራስን ማክሳት ከቅባት፣ ከስጋ፣ ከእንቁላል፣ እንደዚህ በሙሉ ከሆኑ ከተዋጽኦ ነገሮች ሁሉ የእንስሳትና ከእንስሳትና ከእንስሳት ተዋጽኦ ከሆኑ ነገሮች በሙሉ መከልከል፣ መጠበቅ ለተወሰነ ጊዜ ጊዜ ደግሞ ከእህል፣ ከውሃ መጠበቅ ነው። ጾም በዋናነት ዝቅተኛ የሚባለው ጾም ለዘጠኝ ሰዓት ያህል መጾም ነው። እነዚህም አጽዋማት ጾመ ሐዋርያት፣ እንደ ጾመ ነብያት፣ እንደ ጾመ ድህነት፣ እንደ እመቤታችን ጾም ያሉ አጽዋማት የሚጾሙት በዚህ መልኩ ነው እስከ ዘጠኝ ሰዓት ቢያንስ መጾም አለባቸው። ሌሎች አጽዋማት ደግሞ እንደየ ስርዓታቸው ከ እስከ አስራ አንድ ሰዓት፣ እስከ አስራ ሁለት፣ ሰዓትም እስከ ምሽቱ አንድ ሰዓት ድረስም የሚጾሙ ጾሞች አሉ። እንደዚህ ሲጾም ሰው ሁሉ በስርዓቱ ላይጾም ይችላል። ብዙ ሰው እስከ ስድስት ሰዓት ብቻ ጾሞ ሊተው ይችላል። ይሄ ግን ሰባት አመት እና ከዚያ በላይ የሆነ ክርስቲያን የሆነ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓት ዶግማ ቀኖና አምናለሁ ያንንም አከብራለሁ። ብሎ የሚል ሰው ግን ይህንን መጠበቅ ግዴታው ነው። ስለዚህ እነዚህ አጽዋማት የሚባሉት በዋናነት የአዋጅ የሚባሉት ወይም በግዴታ ማንኛውም ሰው ክርስቲያን ከሆነ መጾም አለበት ተብለው የተደነገጉ አባቶች ያዘዟቸው ሰባት ጾሞች ናቸው። እነዚህም የመጀመሪያው አብይ ጾም ይባላል፣ አብይ ጾም ማለት? ሃምሳ አምስት ቀን ያህል እርዝመት ያለው ወርሃ ጾም ይሎታል። በብዛት ወርሃ ጾም በጣም ብዙ ሁለት ወራትን የምንጾመው ጾም ስለሆነ ይሄ ጾም ረጅም ጾም ነው። ብዙ ሰው በጥንቃቄ የሚጾመው ሶስት ክፍል አለው ይሄ ጾም የመጀመሪያው ሳምንት ጾመ ህርቃል ይባላል፣ ከዘወረደ እስከ ቅድስት ድረስ ያለው ጊዜ ነው። ይሄ እስከ ምሽቱ አስራ ሁለት ሰዓት መጾም አለበት ይላል። ፍትሃ ነገስት አንቀጽ አስራ አምስት ላይ ከዚያ ቀጥሎ ከቅድስት ጀምሮ እስከ ሆሳዕና ድረስ ያለው ሳምንት ነው። ይሄን ሳምንት ደግሞ እስከ አስራ አንድ ሰዓት ድረስ ይጾሙት ይላል። ከሆሳዕና ምሽት ጀምሮ ያለው እስከ ትንሳኤው ድረስ ያለው ደግሞ ጾመ ህማማት ይባላል። የህማማት ሳምንት ነው ይሄን የህማሙን ሳምንት ደግሞ እስከ ምሽቱ አንድ ሰዓት ድረስ የቻለው ሁለት ሁለት ቀን ድረስ ይጾመው ይላል ያልቻለ ግን እስከ ምሽቱ አንድ ሰዓት ድረስ ብሎ ያዘዛል ከዚያ ክፍሎት አለ በዚያ መልኩ ጾሙ ይጾማል ይሄ አብይ ጾም ነው። ከዚያ ቀጥሎ ጾመ ሐዋርያት አለ። ከጾመ ሐዋርያት ቀጥሎ የእመቤታችን ጾም፣ ጾመ ፍልሰታ የሚባል። ነሀሴ አንድ ላይ የሚገባ አለ። ከዚያ ቀጥሎ ጾመ ነብያት አለ። እነዚህ ጾሞች እስከ ዘጠኝ ሰዓት የሚጾሙ ናቸው። ከዚያ ጾመ ድህነት አርብና ረቡ አለ ይሄም እስከ ዘጠኝ ሰዓት የሚጾም ነው። ከዚያ ጾመ ነነዌ የምንለው አለ ይሄም እስከ ምሽቱ አንድ ሰዓት ድረስ ከወከብ እስኪወጣ ድረስ የሚጾም ጾም ነው። ከዛ የጋድ ጾም ወይም ጾመ ገሃድ የምትባላለች ይሄ ደግሞ የገናና የጥምቀት ዋዜማው የሚጾምበት ጾም ነው ይሄም እስከ ምሽቱ አንድ ሰዓት ድረስ እንዲጾም አባቶቻችን ስርዓት ሰርተዋል ማለት ነው እነዚህ ሰባት አጽዋማት ይባላሉ እነዚህን ሰባቱን አጽዋማት እያንዳንዱ ኦርቶዶክስ አማኝ የሆነ ሰው ሁሉ እንዲጾማቸው ስርዓት የተሰራላቸው ናቸው። በዚህ ጾም ጊዜ እንቁላል መብላት ቅቤ የእንስሳትን በአጠቃላይ የእንስሳትን ስጋቸውንና የእንስሳትን ተዋጽኦ የሆኑ ነገሮችን መመገብ አይቻልም። ብዙ ሰዎች የሚከራከሩበት አለ አሳ በጾም በአብይ ጾም ጊዜ ይበላል በጾም ይበላል የሚሉ ነገር ግን ፍትሃ ነገስት ላይ እንደተቀመጠው ጾምም በጾም ጊዜ አሳም ቢሆን አይበላም አሳ እንበላለን እያላችሁ አትከራከሩ ብሎ በዚህ ያዝዛል ብዙ ክርክሮች ካሉ በጾም ምክንያት ደግሞ በጾም ምክንያት ክርክር ካለ ጾሙ ከመጾም ከመብላት ይልቅ መጾም ይሻላልና። ይላል ስለዚህ ብሉባቸው ተብሎ ካልታዘዙት ቀናት በስተቀር ያለውን ጾም ቀናት መጾም ያን ያህል ግዴታም የለውም ነው።

ቁጥር የነገርን ብዛት የሚያሳይ ነው። አንድ ነገር ምን ያህል መጠን እንዳለው ምን ያህል ብዛት እንዳለው በቁጥር ይገለጣል። ቁጥሮች በእኛ ሀገር አቆጣጠር አንድ ብለን አንድ ነጠላ ነገር ከዛ ሁለት ብለን ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ አስራ ሁለት እያለ። በዚህ ቅደም ተከተል ይሄዳል። ይሄ የአቆጣጠራችን ሂደት ነው ይሄ የነገሮችን ብዛት ለመግለጥ የምንጠቀምበት ነው። ስንት የሚለውን የሚገልጥልን ቁጥሩን ነው መጠኑን ብዛቱን ለመግለጥ እንጠቀምበታለን። ቁጥር ከበዚህ መልኩ ወካይ ናቸው። በ ተለያየ ቦታዎች ደግሞ በተለያዩ ሀገራት የተለያዩ ቁጥሮች የተለያየ አይነት ትርጉም ሊሰጣቸው ይችላል። ወደ እኛ ሀገር ስንመጣ እንደ ሀገር ይሄ የተባለ የቁጥሮች የሚሰጣቸው የተለየ ትርጉም አላየሁም። ነገር ግን በሃይማኖት ደረጃ የተለያየ ስያሜ ይሰጣቸዋል። አንድ ስንል የእግዚአብሔርን አንድነት ለመግለጥ እንጠቀምበታለን እግዚአብሔር አንድ ነው። በባህሪው በአገዛዙ በመለኮቱ ይህን አለም በመፍጠር ይህን አለም በማሳለፍ በመሳሰሉት ሁሉ እግዚአብሔር አንድ ነው። ስለዚህ እግዚአብሔር አንድ ነው የሚለውን አንድነቱን የምንገልጠው በቁጥር ነው ማለት ነው። ስለዚህ አንድ የምትለዋ ቁጥር ይሄን ታሳያለች። ሁለት ስንል ሁለት የተለያዩ ነገር ነገሮች አሉ በዚህ ላይ ልናያቸው የምንችል ለምሳሌ በመጽሐፍ ቅዱስ ላይ ሁለት ነገሮች የብሉይ ኪዳንና የሐዲስ ኪዳን። የምንለው አለ ኦሪትና ወንጌል የምንለው አለ ኦሪት ማለት የብሉይ ኪዳኑን ለመግለጥ የምንጠቀምበት ነው ጠቅለን ብሉይ ኪዳንን ኦሪት። በዘመነ ኦሪት እንለዋለን ይሄ ኦሪት። የምንለው በዚያ ጊዜ የነበረው ህግ ነው ክርስቶስ ከመወለዱ በፊት የነበረው የመምህራን የነገስታት የመሳፍንቱ የነብያቱ ዘመን ማለት ነው። ከዚያ ቀጥሎ የመጣው ዘመነ ወንጌል ነው። በወንጌል ጊዜ የሐዋርያት ከክርስቶስ መወለድ በኋላ ክርስቶስ ራሱ ያስተማረው ትምህርት የሚነገርበት ነው። እነዚህ ሁለቱን እንገልጣለን ሀዲስና ብሉይ ብለን ማለት ነው። ሶስትን የስላሴን ሶስትነት ስላሴ በስም አብ ወልድ መንፈስ ቅዱስ ተብለው ሶስትነት አላቸው። በግብርም እንደዚሁ ወላዲ አስራጺና ወላዲ ተወላዲ ሰራጺ ብለን ሶስት ግብር አለ እነዚህን የምንገልጥበት የስላሴን ሶስትነት የምናስተምርበት ነው። አራት ስንል አራቱ አልፍ አፍላጋት አራቱ ወንጌሎች እያልን የምንዘረዝራቸው በርካታ ነገሮች አሉ። አምስትም ስንሄድ አምስቱ አእማደ ምስጢር ስድስት ብንል ስድስቱ ቃላተ ወንጌል ሰባት ብንል ሰባቱ ሰማያት ሰባቱ ሊቃነ መላእክት ሰባቱ የሰው ባህሪያት እንደዚህ እንደዚህ እንላለን። ስለዚህ በዚህ መልኩ የየራሱ የሆነ ሃይማኖታዊ የሆነ ትርጉም የምንሰጠው አለ። ስለዚህ በአጠቃላይ በ ከእነዚህ ውስጥ ሁሉ ብሎ በመጽሐፍ ቅዱስ ላይ እና በአንዳንድ የትርጉም መጽሐፍት ላይ ሰባት ፍጹም ቁጥር ነው ይላሉ ሰባት ፍጹም ቁጥር ነው። ሰውም የተሰራ ከሰባት ነገሮች ነው። እነዚህ ሰባት ነገሮች የሚባሉም በስጋ ያሉት የስጋ ባህሪ አራት በነፍስ ያሉት ሶስት ባህሪ እነዚህ ሲደመሩ ሰባት ባህሪያት ናቸው። ሰባት ፍጹምነትን ነው የሚያሳይ። ሰውም ከሁሉም ይህ ቀረህ የማይባል ሁሉን ፍጥረታት እንዲገዛ በምድር ላይም እንደፈለገው እንዲያዝዝ እንዲጠብቃት እንዲያበጃጃት እንደፈለገው እንዲያደርጋት በሰማይ የሚበረው በምድር የሚሽከረከረውን ሁሉ እንዲያዝዙ እንዲገዙ እንዲበሉ እንዲጠጡ የተፈቀደለት ፍጹም የሆነ ፍጡር ነው ብለው ይናገራሉ። በዕብራውያን የቁጥር አቆጣጠርም ሰባት ፍጹም የሆነች እንከን የሌላት ይህ ቀረሽ የማትባል ቁጥር ናት ይላሉ። ስለዚህ በዕብራውያን ዘንድ የተወደደችውና ፍጹም የተባለችው ይቺ ቁጥር ፍጹምነትን ስለምታሳይ ሰውም የተፈጠረበትን ሰባቱን ባህሪያት የሚገልጥበት ስለሆነ ሌሎችም ሰባቱ ሰማያት ሰባቱ ሊቃነ መላእክት የምንላቸው ሁሉ ስላሉ ይህንን ሁሉ ወክሎ በፍጹምነት የተቀመጠ ቁጥር ሰባት ስለሆነ። ሰባት ቁጥርን እንደ ሰባት ቁጥር ሌሎችን እንደዚህ የተለየ የተለየ ትርጉም ቢኖራቸውም ሰባት ግን በፍጹምነት የተቀመጠች ስለሆነ ሰባት ቁጥርን እወደዋለሁ

ገመድ ከተለያዩ ጠንካራ ከሚባሉ ክሮች ከቃጫ ከተለያየ ነገሮች ይዘጋጃል ይሄ ገመድ በሁለት አይነት መልኩ ሊዘጋጅ ይችላል አንደኛው በመጎንጎን የሚዘጋጅ ነው። በጉንጉን መልኩ ይዘጋጃል ሶስት ነገሮች ሶስት ዘለላዎች ተደርገው እነዚህን ሶስት ዘለላዎች በየተራ በማጣላለፍ መጎንጎንና ገመድ ማዘጋጀት ይቻላል። ከዚህ በተጨማሪ ሁለተኛው ግን በሁለት ዘለላዎች ብቻ የሚዘጋጀው ነው ይሄ መፍተል ይባላል። ሁለት ዘለላዎችን አድርጎ መፍተል ከዚያ ደግሞ መሸረብ የሚባል ሶስተኛ ደግሞ መጨመር በሶስት ዘለላዎች ማጠንከር ይቻላል። ልክ እንደዚህ ሲሆን ገመዱ ጥንካሬውም እየጨመረ ይሄዳል ውፍረቱም እየጨመረ ይሄዳል። ይህንን የሚያዘጋጁ ባለሙያዎች አሉ ገመድ የሚፈትሉ የሚጎነጉኑ ገመድ እያዘጋጁ ቤት ለመስራት ጣራ ላይ የተለያዩ ጉንጉኖችን እንጠቀም ነበር እነዚህን ምንጠቀማቸው የምናዘጋጀው። ከተለያየ እጽዋት ነው ከሳር ነው ጠንካራ የሆኑ ሳሮች አሉ። ውጥጫ የሚባል ሳር አለ ይሄ ውጥጫ የሚባለው ሳር ለጉንጉን በጣም ደስ የሚል ነው። መጀመሪያ ውጥጫው ይታጨዳል ከታጨደ በኋላ ይደርቃል ይህን የደረቀው ውጥጫ እየታሰረ ይቀመጣል። ከዚያ ለመጎንጎን በሚያስፈልግ ጊዜ ይህንን ውጥጫ ውሃ ውስጥ ወስዶ ይነከራል። ውሃ ውስጥ ተደብቶ አንድ ቀን ወይም ሁለት ቀን ከላዩ ተንሳፎ ወይም ደግሞ ሌላ ሰውም እንዳይወስደው ከላይ ድንጋይ ተደርጎ ውሃ በአግባቡ እንዲገባው ይደረጋል ይሄ በሚርስበት ጊዜ። ከዚያ ይወጣና ጉንጉን እንዲጎነጎን በማህበር ደረጃ ሰው ተሰብስቦ ያንን ጉንጉን እየጎነጎነ ያጠራቅማል። ይህን ያጠራቀመውን ጉንጉን ወስዶ የቤት ማገር ለማሰር የቤት ጣራዎችንም ለማስተካከል አቋሞቹን ግድግዳዎቹን ፍልጡን ለማሰር ለማጠንከር ይጠቀምበታል። ይሄ በጉንጉን ደረጃ ያለ ነው። አሁን ግን የተለያዩ ኬሻዎች አሉ። ለእህል መያዣ የሚባሉ በኩንታል በምናምን የሚዘጋጁ አሉ እነዚህ የተዘጋጁበት ክር ለጉንጉን ለመፍተል ይጠቀሙበታል ይህንን እያደረጉ የሚያዘጋጁ አሉ። በየቦታው በቤተክርስቲያን አካባቢ የሚገኙ አካል ጉዳተኞች ሽማግሌዎች በልመና የሚተዳደሩ ሰዎች በትርፍ ሰዓታቸው ገመድ እየፈተሉ ይሸጣሉ። ገመድ ፈትለው ሲሸጡ ወቅታዊ የሆነ ጉዳይ ሊሆን ይችላል። በተለይ በገና የፋሲካ የመስቀል የቅዱስ ዮሐንስ ወይም አመት በሚቀየርበት ጊዜ እንደነዚህ ያሉ በዓላት በሚኖሩበት ጊዜ ሰው በጎቹን ለመሸጥ ይመጣል በጎቹን የሚገዛቸው ሰዎች ገመድ ሚገዙ ከእነዚህ ከሚፈትሉ ሰዎች ነው። በዚህ ወቅት በጣም ጥሩ የሆነ ገበያ አላቸው። አንዱን ገመድ አስር ብርም እንደየ ጥንካሬው ሃያ ብርም ሰላሳ ብርም እንደየ እርዝመቱ ደግሞ ከዚያ በላይም በመቶም በሁለት መቶም ብር የሚሸጡት ገመድ አለ። በዚህ መልኩ ገመድ እያዘጋጁ ይሸጣሉ ገመድ መጠቀም ቀላል ነው። ምክንያቱም ማሰር መቻል ብቻ በቂ ነው። በጎቼን እየጎተትኩ የምገዛቸውን በጎች እኔም የምወስደው በገመድ እየጎተትኩ ነው። ገመዱን ውል አድርጎ ሚታሰርበት ውል ሳይደረግም የሚታሰርበት አለ። ውል ያለው ገመድ አስተሳሰር ሸምቀቅ ይባላል። ይሄ በቀላሉ ተሸምቅቆ እንደየ ሁኔታው ሊጠብ ሊሰፋ ይችላል። ይህንን ግን ለበጎች አንገት ላይ ብንጠቀመው በጎች እየራቁ በሚሄዱበት ጊዜ ገመዱ እየጠበቀ እየጠበቀ አንገታቸውን ያንቃቸዋል ስለዚህ በውል ወይም በሸምቀቅ አይታሰሩም። እግራቸውን አካባቢ ግን በሸምቀቅ ይታሰራል ምክንያቱም እግራቸው እየጠበቀ ከሄደ እንዳይርቁ ያደርጋቸዋል አንቆ የሚገድልበት አጋጣሚ ስለሌለ። ሌላ ቀንዳቸው ላይም እንደዚሁ በሸምቀቅ ሊታሰር ይችላል። አንገታቸው አካባቢ ግን ውል ያለው ተደርጎ ጠበቅ እንዲል ይሄ አንገታቸውን እንዳያንቃቸው ተደርጎ ከሸምቀቅ ለየት ባለ አስተሳሰር ይታሰራል። በሬዎችንም ላሞችን በጎችን አህዮችን የመሳሰሉትን ሁሉ በገመድ ይታሰራል። ከዚህ በተጨማሪ ግን እንጨትም ታስሮ ወደ ገበያ የሚሄደው ወደ ቤትም ለማገዶነት የሚመጣው በገመድ እየታሰረ ነው። ስለዚህ ገመድ ለልዩ ልዩ አገልግሎቶች የሚጠቅም መሆኑን አውቃለሁ። እኔም ገመድ እየተጠቀምኩ እገኛለሁ

ቅመማ ቅመም ምግብን ለማጣፈጥ የተለያዩ መዓዛዎች ሽታዎች ምግቡ ማራኪ እንዲሆን እንደዚህ ያግዘዋል ነገር ግን እያንዳንዱ ቅመም ደግሞ በስተጀርባ የጤና ጉዳትም ሊያስከትል ይችላል። ስለዚህ በአግባቡ መመጠንና በአግባቡም መደረግ አለበት። ወጥ ያሳምራል እንጀራ ያሳምራል ወይም ሌላም የምግብ አይነቶችን ማንኛውንም ነገር ያሳምራል እየተባለ ቅመም ስለተገኘ ብቻ ያለመጠን አይደረግም ሁሉም ነገር በመጠን መሆን አለበት፤ ቅመም ሲበዛበት የወጡ ቃና በበዛው ቅመም አይነት ይቀየራል፤ ዝንጅብል የበዛበት ወጥ የማቃጠል ስሜት አለው፤ ሌላ ቀረፋም ቅርንፉድም ሌሎችም ለወጥ ማሳመሪያ ተብለው የሚዘጋጁ ሌሎች አይነት ቅመሞችም ካሉ እንደዚህ በዚያ ልክ ወደዛ የመሄድና የመሳብ ነገር አለው ጣሙም መልኩም ሁሉም ነገሩ ስለዚህ ይሄ ነገር እንዳይኖር መጠን መኖር አለበት። ለአንድ ሊትር ለምናደርግበት ውሃ ምን አይነት ወጥ ነው የምንሰራ ምን ያህል ቅመም መደረግ አለበት የሚለውን መመጠን ያስፈልጋል። ትንሽዬ በጣታችን አድርገን ጣዕሙ የሚያሳምርልን ከሆነ ከዚያ በላይ መብዛት የለበትም፤ ስለዚህ ቅመም እንዲኖረው እፈልጋለሁ አሁን ማንኛውም አይነት ወጥ ቅመም ቢኖረው የተለየ መዓዛ አለው። በነገራችን ላይ ወጥን የሚያጣፍጠው ቅመሙ ብቻ አይደለም። ጨው ነው የወጥ ማጣፈጫ የሚባለው ጨው ነው። ከዚያ እሳት ነው። በአግባቡ በእሳት የበሰለ ምግብ ጣዕም አለው። በአግባቡ በመጠኑ ጨው የተጨመረበት ምግብ ጣዕም ይኖረዋል፤ ይጣፍጣል። በዚያ ላይ ቅመም ሲጨመርበት ደግሞ ሽታውም ጣእሙም እየጨመረ ይሄዳል፤ ከዚያ በተለየ ግን ወጥ ያሳምራል ተብሎ ያጣፍጣል ተብሎ መጨመር የለበትም። ቅመምም መጨመር ያለበት ምን አይነት ወጥ ላይ ነው የሚለውንም መለየት ይኖርብናል። ቀይ ወጥ ላይ፣ በስጋ በሚሰራ ወጥ ላይ፣ ቅቤ በምንጨምርበት ወጥ ላይ፣ ሽሮ ወጥ ላይ፣ ምስር ላይ ምንድን አይነት ቅመም መጨመር አለበት ለእያንዳንዱ የወጥ አይነት ለእያንዳንዱ የምግብ አይነት ምን አይነት ቅመም መጨመር አለበት የሚለውንም ማወቅ አለብን። እርድ መጨመር ያለበት ምን ላይ ነው ምን ለመስራት ስፈልግ ነው? ዝንጅብል መጨመር ያለብኝ ምን ለመስራት ስፈልግ ነው? ሌላውም አይነት የምግብ የቅመማ ቅመም አይነቶችን መጨመር ያለብኝ ምን አይነት ወጥ ለማዘጋጀት ነው የሚለውን ማወቅ አለብን። ስለዚህ ቅመምን ከመጠቀማችን በፊት በመጀመሪያ ደረጃ ምን አይነት ወጥ ነው የምሰራ? ለዚያ ለምሰራው ወጥስ ተስማሚው አይነት ቅመም የትኛው ነው? የሚለውን መለየት ከዚያ ደግሞ ምን ያህል መጠን ባደርገው ነው የተሻለ ጣዕም የሚኖረው? ሌላውንም ሰው በማይጎዳ መልኩ ሽታውም በጣም በማይረብሽ መልኩ ቅመሙ በማይታወቅበት መልኩ ግን ወጡን የሚያጣፍተው ምን ያህል ብጨምር ነው? መቼ ሰዓት ላይ ነው መጨመር ያለብኝስ? ገና ምግቡን ለማዘጋጀት ውሃ ስጨምር ነው ዘይት ከጨመርኩ በኋላ ነው በርበሬ ከጨመርኩ በኋላ ነው ወጡ ሊወጣ ሲል ነው። መቼ ነው መጨመር ያለብኝ? ቅመሙን የሚለውንም ነገር በደንብ አድርገን ማወቅ አለብን። የየቅመሞቹ የየራሳቸው የሆነ ባህሪ ስላላቸው፤ አንዳንዶቹ በአግባቡ መብሰል ያለባቸው ሊኖሩ ይችላሉ አንዳንድ ቅመሞች ደግሞ ምንም መብሰል የሌለባቸው መጨረሻ ምግቡ ከወጣ በኋላ ብቻ የምንጨምራቸው ቅመሞች ሊኖሩ ይችላሉ፤ ይህንን የቅመሙንም ባህሪ ማወቅ የምንሰራውንም ወጥ ምን አይነት ነው የሚለውን ባህሪውን ማወቅ ምን ማድረግ ነው የፈለግነው የሚለውንም ነገር ማወቅ ተገቢነት አለው፤ ለበርበር ለሽሮወጥ ወጥ መጨመር ያለብንን ቅመም ለስጋ ወጥ መጨመር የለብንም ስጋ ወጥ ላይ መጨመር ያለብንን ቅመም። እንጀራ ላይ መጨመር የለብንም እንጀራ ላይ መጨመር ያለብንን ቅመም። ወስደን ሽሮ ወጥ ላይ ወይም ደግሞ እንቁላል ላይ መጨመር የለብንም። ወይም አትክልት ላይ መጨመር የለብንም ስለዚህ ማንኛውንም ምግብ ቅመም የሚያጣፍጥ ቢሆንም በብዛት በማድረግ ግን። ማስቀመጥ የቅመሙ ቃና እስኪታወቅ ድረስ የሚጨመርና የሚበዛ ከሆነ የምግቡንም ጣዕሙን የሚያሳጣ ነው ብዬ ነው የማስብ። ስለዚህ እኔ በግሌ መጠነኛ የሆነ ቅመም እንዲኖር እፈልጋለሁ። እንጂ በጣም በዝቶ ቅመሙ እንዲታወቅ ጣዕሙ ያንን የተጨመረውን ወይም የበዛውን አይነት ቅመም ጣዕም ብቻ እንዲኖረው አልፈልግም ማለት ነው

የስራ ቦታዬ ለስራ ምቹ ነው። በጣም ተስማሚ ነው። ደስ ይላል። ሁልጊዜም ብሄድ ደስ ይለኛል። ልጆቼንም እየያዝኩ የስራ ቦታዬን ባሳያቸው ደስ ይለኛል። የስራ ቦታዬ የራሱ የሆነ መዝናኛ ያለው መናፈሻ ያለው እረፍት ማድረግ በምንፈልግበት ጊዜ ማረፍ የምንችልባቸው በዛፎቹ መካከል የተዘጋጁ ወንበሮች አሉበት። ሻይ ቡና እየጠጣን ደግሞ መናፈስ የምንችልበት ቦታ ያለው ምቹ ነው። ለስራው ቦታ ምቹ የሆነ፤ ደንበኞች ሲመጡም በአግባቡ የት ቦታ መሄድ እንዳለባቸው የሚጠቁም ጠቋሚ ያለው፤ ወደ እኛም የሚመጡ ደንበኞችን ለማስተናገድ እኛም በአግባቡ ደስ በሚል መልኩ መስተንግዶአችን ደስ የሚል ሆኖ የሰዎችንንም ልቡና በሚስብ በሚማርክ የምስጋና ቃል እስኪያወጡ ድረስ የሚያደርግ እናመሰግናለን ብለው እስኪሄዱ ድረስ እነሱን ሊያረካ በሚችል መልኩ ስራዎቻችንን እንድንሰራ የሚያደርግ ነው። የስራ ቦታችን ምቹ ነው። ደህንነቱም የተጠበቀ ነው። አስተማማኝ የሆነ ጥበቃ አለው። ስንገባ ጀምሮ በአግባቡ ይፈተሻል። የምንገባ ሰዎች ሰራተኞችም ሌላው ሰውም ፍተሻ እየተደረገ ይገባል። ምንም አይነት የጦር መሳሪያ ስለት ስለታማ ነገሮችን ጨምሮ ጩቤ ምላጭ መርፌ የመሳሰሉትን ነገሮች በሙሉ ይዞ እንዲገባ አይፈቀድም። እያንዳንዱ ከተፈተሸ በኋላ ይገባል። የሰራተኛ የሆነ ሰው መታወቂያ ያሳያል። ሰራተኛ ያልሆነ ሰው ደግሞ መታወቂያው በር ላይ ይያዛል። እንደዚህ አድርጎ ወደ በር ይገባል። ጥበቃው ጠንከር ያለ ነው። ፍተሻው ልዩ ነው። እያንዳንዱ ሰው እየተፈተሸ ይገባል። ሴቶችን የሚፈትሹት ሴቶች አሉ፤ ወንዶችን የሚፈትሹ ወንድ ፈታሾች አሉ። እንደዚህ አድርጎ ይገቡና ውስጥ ላይ ማንኛውንም አይነት አገልግሎት ጨርሶ ሰራተኛውም ይወጣል። ሰራተኛውም ሲወጣ የተቋሙን ንብረት በአግባቡ መጠበቅ ስላለባቸው አንዳንድ ሰራተኞች የተቋሙን ንብረት ይዘው ይወጣሉ ተብሎ ከታሰበ ወደ የሚወጡበት አካባቢም እንደዚሁ ፈታሾች ተዘጋጅተው ሲወጣም ፈትሸው እንዲወጣ ያደርጉታል። ሌላው በአገልግሎት ፈልጎ የመጣ መስተንግዶ ፈልጎ የገባውን ደንበኛ ደግሞ በሚወጣበት ጊዜ እሱም ምንም አይነት እቃ አለመያዙን ሲገባ ይዞት የገባውን ነገር ብቻ ይዞ እየወጣ እንደሆነ ተረጋግጦ መታወቂያው ይሰጠዋል። በር ላይ የተቀመጠው መታወቂያ፤ ይህን መታወቂያ ይዞ ወደ ቤቱ ይሄዳል ማለት ነው። ስለዚህ የስራ ቦታችን እንደዚህ ደህንነቱ የተጠበቀ አስተማማኝ የሆነ ሁልጊዜም ሳምንቱን በሙሉ ከሰኞ እስከ ሰኞ ድረስ ወደዛ ወደ ቢሮ ብንሄድ የሚስብና የሚማርክ ያለ ጊዜ የምናሳልፍበት ቦታ ስለሆነ የስራ ቦታችን ደስ ይላል። የስራ ቦታችን ላይ በማንገባባቸው የስራ ቀናት ቅዳሜና እሁድን እንደዚሁም በዓላትን ጨምሮ በእነዚህ በማንገባባቸው ቀኖች ያ ያለው የስራ ቦታችን ከባቢው አካባቢ የሚናፍቀን ልዩ የሆነ ያ ትዝታ የሚጥል ለረጅም ጊዜ ልንተወው የማንችለው ትዝታ የሚጥልብን ቦታ ነው። ስለዚህ ምቹ የሆነ የስራ ቦታ አለን። የስራ ቦታችን ላይ በምንገባበት በቢሮአችን ላይ የቢሮ ጽዳቱ የተጠበቀ ነው። እያንዳንዱን ቢሮ የሚያጸዱ ሰራተኞች አሉ። ቢሯችንን ሁልጊዜ ያጸዳሉ። ልክ እንደገባንም ኮምፒውተሩ በሩም በአግባቡ ተከፍቶ መስኮቶቹ ተከፍተው ተናፍሶ ኮምፒውተሩ ዝግጁ ሆኖ የመብራቱ ብርሃን እንዲሰጥ ተደርጎ ሁሉም በአግባቡ ተዘጋጅቶ ይጠብቃል። ልክ እዛ ላይ ገብተን ወደ ስራ ቦታችን ስራችንን ስንጀምር በደስታ ነው። በፍቅር ነው። የምንጀምረውን የምንሰራውን ለየእለቱ ያቀድነውን ስራችንን በደስታ እንድናከናውን ይረዳናል። የክፍሉ መናፈስ ጥሩ መዓዛ ሽታ እንዲኖረው መሆኑ እረፍት በምንሻበት ሰዓት ደግሞ ከዚያ ከስራችንም ወጥተን ወጣ ብለንም በጫካዎቹ መካከል በዛፎቹ መካከል በአቦቦቹ መካከል እየተጓዝን በአግባቡ ሻይን መጠጣት ካለብን ደግሞ ሻይ እየጠጣን እየተናፈስን ጥሩ አየር ደግሞ ወስደን ወደ ስራችን ደግሞ የምንመለስበት እንደዚህ ደስ የሚል ነገር ያለበት የስራ ከባቢው ምቹ የሆነ ድህነቱ የተጠበቀ የስራ ቦታ ነው ያለን።

ሽቶ መጠቀም የራስን የሆነ መዓዛ ለመጠበቅ ጥሩ ነው። በተለይ ደንበኞች ላይ የምናስተናግድ ሰዎች ከብዙ ሰዎች ጋራ የምንውል ሰዎች ሌሎች ሰዎች የኛን መጥፎ የሆነ ጠረን እንዲያሸቱ መጋበዝ የለብንም። ስለዚህ ለእኛ የሚያስፈልገንን እንደኛ ባህሪ ከእኛ ሰውነት ጋር ከእኛ ጤንነት ጋር ከእኛ ምቾት ጋራ ሊስማማ የሚችለውን ሽቶ መምረጥ ተገቢነት አለው። ይህንን ሽቶ መጥፎ የሆነውን የኛን ጠረናችንን በላብ ምክንያት የሚፈጠረውን ጠረን። በስራ ብዛት በተለያየ መልኩ የሚፈጠረውን ይሄንን ጠረን ሌሎች ሰዎች እኛን በዚያ መልኩ ጠረናችንን ሲያሸቱ ሰዎችንም እንዳንረብሽ ራሳችንን መጠበቅ አለብን። ይህንን ከምናደርግባቸውና የተሻለ ሽቱ ጠረን እንዲኖረን ከሚያግዘን መካከል አንደኛው ሽቶ መጠቀም ነው። ሽቶ የምጠቀመው እኔም በዚህ ምክንያት ነው። በላብ ምክንያት በርካታ ጊዜ የተለያየ አይነት ጠረን ይፈጠራል። ይሄ ደግሞ ተፈጥሮአዊ ነገር ነው ይሄን ተፈጥሮአዊ የሆነውን ነገር እኛ በምንችለው መልኩ መቀነስና ማጥፋት ይኖርብናል። እኔ ብዙ ጊዜ የምጠቀመው ሎሚ ነው። ሎሚ የብቻ አካባቢ የሚፈጠርን ጠረን በላብ ምክንያት የሚፈጠርን ጠረን እና ሌሎችንም ነገሮች ያጠፋል። የእግር ሽታንም ሳይቀር በአግባቡ የሚያጠፋ ነው። በዚህ አጋጣሚ ሎሚ ብዙ ሰው ሊጠቀምበት የሚገባ በጣም ምርጥ የሆነ ይሄንን ነገር ሊከላከል የሚችል ፍቱን መድሃኒት ነው። ይሄ እኔም በጊዜ ብዛት እና በልምዴ ያገኘሁት ተሞክሮ ነው። በሽቱ ምክንያት ይህንን ማጥፋት የማንችላቸውን ምክንያት ሽታዎችና ጠረኖች በቀላሉ በሎሚ ማጥፋት ይቻላል። ሎሚን ካጠፋን በኋላ ከዚያ ልብስ በምንለብስበት ጊዜ ልብሳችን ላይ ሽቱ በመጠኑ መርጨት። ሴቶችም ወንዶችም የተለያየ አይነት ሽቱ ይጠቀማሉ ዶድራንት የሚጠቀሙ አሉ። ራሱን ችሎ የተዘጋጀ ብራንድ ያላቸው ሽቶዎች አሉ። ለጤናም ተስማሚ የሚሆነው ብራንድ የሆኑ የሚታወቁ ከታማኝ ከሆኑ ድርጅቶች የሚመረቱትን ሽቶዎች ብንጠቀም ጥሩ ነው። ታማኝ ከሆኑ ተቋማት የማንጠቀማቸው ሽቶዎች ሰውነታችንን ሊጎዱ ይችላሉ። የመተንፈሻ አካላታችንን በሙሉ ሊጎዱ ሊያበላሹ ሊያሳምሙ ይችላሉ። ስለዚህ በአግባቡ ይህንን መጠቀም ተገቢ ነው። ከዚያ ውጪ ደግሞ ማብዛት ሌላ ሰውም እስከሚረብሽ ድረስ ደግሞ አብዝቶ መጠቀም ተገቢ አይደለም። ብዙ ጊዜ ሴቶች ሽቶ ይጠቀማሉ በልዩ ልዩ አጋጣሚዎች ከሴቶች ጋራ በተለያዩ አጋጣሚዎች ስንገናኝ በመንገድም ስንተላለፍ ወደ ቢሮም ሲገቡ ሽቷቸው በጣም ከመብዛቱ የተነሳ ይጎዳል ለሌላ ሰውም ይጋባል። ነክተው የሄዱበት ቆመውበት የነበረው ቦታ ቢሮ ውስጥ ገብተው ከሆነም ሲወጡ ድረስ ሽታው አይጠፋም። ይሄ በጣም ከመጠኑ መብዛት የተነሳ ነው። እንደነዚህ ያለ ከመጠኑ ያለፈ ሽቶ መጠቀም ደግሞ ሌላ ሰውም ሊጎዳ ይችላል። ከመጠኑ ማለፍ የለበትም። ለእኛ ተስማሚ የሆነ እኛ ሌሎችን በተፈጥሮአችን ካለው በሰውነታችን ከሚፈጠረው ላብ ከስራ ድካም ከሚፈጠረው ላብ ከጭንቀት ከሚመጣው በሙቀት ምክንያት ከሚመጣው ከእነዚህ ሁሉ ከሚፈጠረው ጠረን ሊያሳርፍ የሚችል ያንን የተፈጥሮ የሚመጣውን ጠረን ሊከላከል የሚችል ሻወር እስከምንወስድ ድረስ ሊያስታግስ በሚችል መልኩ በመጠኑ መደረግ አለበት። ከዚያ ውጪ ግን አብዝተን በመጠቀም ሌላውንም ሰው መረበሽ የለብንም። ሌላው ሰው የሚረበሽ ከሆነ ለምንድነው እንደዚህ ያደረጋችሁ እስከማለት ድረስም የሚደርስ አለ። በመጠም ተጠቀሙ ብሎ ሰው አስተያየት እስኪሰጠን ድረስም መጠበቅ የለብንም። በዚያ ላይ ደግሞ የሽቱ ዋጋ አሁን ባለው ሁኔታ በጣም ከፍተኛ ነው ውድ ነው። ስለዚህ ይሄን ውድ የሆነን ነገር ደግሞ በመጠኑ በጥቂቱ ለእኛ ተስማሚ በሆነ መልኩ ሌላውንም ሰው በሚስማማ መልኩ መጠቀም ይኖርብናል። ከዚያ ውጪ ግን ይሄን የራሳችንን ጠረናችንን ሳናስወግድ በዛው ባለን ጠረን ላይ ሽቱ ብቻ እየረጨን የምንሄድ የሽቱ። ይሄ ሽቱ ራሱ የሚያወጣው ሌላ አይነት ሽታ አለ። ከራሳችን ከተፈጥሮ ካለው ከተበላሸው ጠረን ጋራ ሽቶ ተዋህዶ የሚፈጥረው ሽቱ ሌላ። ለተለያዩ ህመሞች ሊያጋልጥ ይችላል። ስለዚህ ሽቱን ጠረን ለማጥፋት ብቻ ሳይሆን ለልብስም ለዚህም ለዚህም የምንጠቀምበት ነገር እንዳለ ሆኖ። ግን ሽቱን በመጠቀም ብቻ ደግሞ ጠረናችንን እናጠፋለን ብለን በሽቱ ምክንያት ሰውነታችንንም መጉዳት የለብንም። ሻወር መውሰድና ንጽህናችንን መጠበቅ አለብን።

መዋቢያ የተፈጥሮ ከሆነው ውበት በተጨማሪ ሰው ሰራሽ የሆነው ውበትን ለመጨመር የሚጠቀሙበት ነው። ይሄ በብዙዎች ዘንድ የሚስተዋለው ሴቶች ላይ ነው። በጣም ብዙ ሴቶች የተለያዩ የመዋቢያ ነገሮችን ይጠቀማሉ። የሚጠቀሟቸው የመዋቢያ ቁሳቁሶችም ከለጥፍራቸው ለከንፈራቸው ለሰውነታቸው ለፊታቸው ለጥርሳቸው እንደዚህ ይጠቀማሉ። እንደዚህ ከሰው ሰው ሰራሽ የሆኑ ከተፈጥሮ የወጡ መዋቢያዎችን ብዙ ወንዶች አይጠቀሙም። አንዳንድ ወንዶች እና ዘመናዊ ነን ብለው የሚያስቡ ወንዶች የሚጠቀሟቸው የተለያዩ መዋቢያዎች አሉ እንደ ኩል ያለ። ለከንፈራቸውም እንደ ሊፕስቲክ ያለ የሚጠቀሟቸው ቀለሞች አሉ። ከዚህ በተጨማሪም ጋዜጠኞች ላይ የተለያዩ የ እንደዚህ ያሉ የመዋቢ እቃዎችን የመዋቢያ ነገሮችን እየተጠቀሙ ውበትን ለመፍጠር የሚሞክሩ ወንድ ጋዜጠኞችም አሉ። በወንዶች ላይ የተለመደ ነገር ባይሆንም ብዙ ሴቶች ግን ይህን ያደርጉታል። ይህንን ማድረግ ተገቢነት አለው ብዬ አላስብም እኔም የማልጠቀመው ወንድ ስለሆንኩ ብቻ ሳይሆን። ይሄ ጉዳይ ከሃይማኖት አንፃርም ተገቢነት አለው ብዬ አላስብም። ምክንያቱም በተፈጥሮ ሰው ሲሰራ ይህንን መልክ የሰጠው እያንዳንዱን የሰውነታችንንም ክፍል የሰጠን እግዚአብሔር ነው። እግዚአብሔር በሰጠን ነገር ላይ ደግሞ ለሰውም የምናሳየው እርሱ የሰጠንን ነገር መሆን አለበት ብዬ አስባለሁ። ከዚህ ውጪ ግን እግዚአብሔር ተሳስተሃል። የኔን ከንፈር ስትሰራ እንደዚህ ማድረግ አልነበረብህም። ጥፍሬን ስትሰራ እንደዚህ ማድረግ አልነበረብህም። ፊቴን ስትሰራ እንዲህ ማድረግ አልነበረብህም። የኔን ፀጉር ስትሰጠኝ እንደዚህ መሆን የለበትም ነበር ብሎ የእግዚአብሔር እኛን የፈጠረበትን። ጥበቡን ማናናቅና እግዚአብሔርን አታውቅም ብሎ እስከመካድ ድረስ የሚያደርስ ክፉ ክህደት እና ክፉ ሀሳብ ነው ብዬ አስባለሁ። በግሌ ይህንን በመሸጥ የሚተዳደሩ ብዙ ሰዎች እንዳሉ አውቃለሁ። ይህንን ስራቸውን ስራዬ ብለው ይህንን የመዋቢያ ስራዎችን የሚሰሩ ጥፍር እንሰራለን። ፀጉር እንሰራለን ፋሽን እንፈሽናለን ሙሽሮችን እናስተካክላለን። እንደዚህ እንደዚህ እያሉ በርካታ የውበት ሳሎን እያሉ የሚከፍቱ ሰዎች እና በዚህ ስራም የሚተዳደሩ የገቢ ምንጫቸው ያደረጉ ብዙ ሰዎች እንዳሉ እሙን ነው የታወቀም ነው። በዚህ ስራ የሚተዳደሩ ሰዎች እንዳሉ ባውቅም ይሄ ስራ ግን ተፈጥሮን ንቆ ሰው በሰራው ነገር ማብረቅረቅ ነው ብዬ አስባለሁ። የሰው ወርቅ አያደምቅ የሚል የኢትዮጵያውያን ድንቅ የሆነ አባባል አለ። የሰው ወርቅ አያደምቅ ማለት ከሌላ ሰው አምጥተን ወርቅ አድርገን ለጊዜው ብንደምቅ ያንን ነገር ለጊዜው ነው የሌላ ሰው ስለሆነ የራሳችን ቢሆን ብዙ ጊዜ ያንን ነገር አድርገን እድሜ ልካችንን ደምቀን መኖር እንችል ነበር። ግን የሰው በመሆኑ ምክንያት ያ ሰው መጥቶ ባለቤት ነውና አምጣ ወርቄን ብሎ ቢወስደው ያ ድምቀታችን ወዲያውኑ ቶሎ ይጨልማል። እና ብዙ ሰዎች ላይ የሚስተዋለው እንደዚህ ነው በተፈጥሮ ካለን ውበት ይልቅ ሰው ሰራሽ በሆኑ ነገሮች እየተኳኳልን እየተዋብን የምናደርገው ነገር ይሄ ተገቢ ነው ብዬ አላስብም በግሌ። ስለዚህ እኔ የማልጠቀም ከዚህ አንፃር ነው። ይህንን መጠቀምም ተገቢ ነው ብዬ አላስብም። ምክንያቱም የሰው ሰራሽ የሆነ ነገር ነው ብዙ ጊዜ በዚህ ሰው ሰራሽ በሆነ ነገርም ሰውነታቸው ላይ ጉዳት የደረሰባቸው በርካታ ቁስለት የደረሰባቸው አለርጅክ የያዛቸው ሰዎች እንዳሉ አያለሁ። አንዳንዶቹ በጣም ያበዙታል መልካቸውን ለመቀየር ሲሉ ጥቁር የነበረን ሰው ነጭ ለማድረግ የሚጠቀሙት የተለያየ አይነት ቀለም አለ ይሄ ቀለም በላብ ምክንያት ውሃ ፊታቸውን ሲታጠቡ እንደዚህ በተለያየ ምክንያት ልዩ ልዩ ነገር ይሆናል። ስለዚህ ይሄ ውበት ሰው በተፈጥሮ ያገኘው ነው ውበት ነው። ተብሎ የሚታሰብም ይሄ ነው። ሰው በተፈጥሮ ምንም አይነት የመዋቢያ ነገርን ሳይጠቀም በተፈጥሮ ያለውን ውበት ነው። እግዚአብሔር ሰራለት እግዚአብሔር ሰጠው ተብሎ የሚደነቀው ውበት ይሄ ነው። ስለዚህ የመዋቢያ ነገሮችን መጠቀም እኔም ከዚህ አንፃር የማልፈልገው በሃይማኖትም ደረጃ ይሄ ተቀባይነት የለውም ብዬ ስለማስብም ነው

በእጅ መጽሐፍ አድካሚ ነው። በእጅ ስንጽፍ እስክብሬቶ ወይም እርሳስ ወይም ደግሞ ብእር ይዘን እንጽፋለን በእጃችን የምንጽፋቸው ነገሮች ወረቀት ላይ ሊሆን ይችላል ሰሌዳ ላይ ሊሆን ይችላል። በተለያየ መልኩ ልንጽፍ እንችላለን። ስለዚህ በእጅ መጽሐፍ ለአንድ ሰው በሚማርበት ጊዜ ትምህርቱንም መቻል አለመቻሉን ማረጋገጫ ነው የእጅ ጽሁፍ ይታያል። የእጅ ጽሁፍ እንደየሰው የጽሁፍ ችሎታ የተለያየ ነው። የአንዳንዱ የሚነበብለት አለ አንዳንዱ ደግሞ ፊደሎችንም እያያዘ ስለሚጽፋቸው። ምን ለማለት ፈልጎ ነው ወደሚልና ትርጉም ወደማይሰጥ መንገድ የሚሄድበት አለ። ከራሱ ከጸሐፊ ውጭ ሌላው ለማንበብ የሚቸገርበት አለ። የእጅ ጽሁፍ በጣም አስቸጋሪ ቢሆን እጅን ጣትን የሚጎዳ ቢሆንም የግድ ግን ማንኛውም ሰው ሊለምደው የሚገባ ነው። ምክንያቱም ኮምፒውተር ላይ ለመጻፍ እድል የሌለበት አጋጣሚ አለ። እኔ በርካታ ጽሁፎችን በእጄ ጽፌ አውቃለሁ። መጽሐፍ እስከ መጽሐፍ ድረስ የደረስኩ በእጄ ነው። ኮምፒውተር ላይ መጻፍ የጀመርኩት ከቅርብ ጊዜ ወዲህ ነው። በቅርብ ጊዜ ቴክኖሎጂውም እየተሻሻለ በመሄዱና ኮምፒውተርን በቀላሉ ማግኘት በመቻሌ በኮምፒውተር መጻፍ ችያለሁ። ይህንን ማድረግ በማልችልበት ወቅት ግን እጽፍ የነበረው በእጄ ነው። በርካታ ጽሁፎችን በእጅ በመጻፍ ለተለያዩ ነገሮች ጥቅም ላይ አውያለሁ። መጽሐፍትን የጻፍኳቸው በዚህ በመንፈሳዊው በአለማዊው በኩል ነው። በአለማዊው ለተማሪዎች የሚያግዙ የተለያዩ አጋዥ መጽሐፍትን ጽፌያለሁ። በመንፈሳዊው ደግሞ የተለያዩ ጽሁፎችን እየጻፍኩ ለሰዎችም እልካለሁ። በእጅ የሚጻፉ ደብዳቤዎች ለመስሪያ ቤትም ለፍቅረኛም ለጓደኛም ለቤተሰብም ለተለያዩ ጉዳዮች የሚጻፉ ደብዳቤዎች አሉ። እነዚህ ደብዳቤዎች ኮምፒውተር ላይ ለመጻፍ ጊዜም ስለሌላቸው ለማሰብም ይህ ሀሳቡ እንደመጣልንም ወደ ወረቀት ለመገልበጥም በእጅ መጽሐፍ መልመድ ግዴታ ነው። አንዳንድ ሰዎች በእጃቸው ሲጽፉ በቀኝ እጃቸው የሚጽፉ አሉ። አንዳንዶቹ በግራ እጃቸው የሚጽፉ አሉ። ይህም ራሱን ችሎ ራሱን የቻለ ሌላ ልዩ ችሎታ ይመስለኛል። በእግራቸው የሚጽፉ ሰዎች በቀኝ ለመጻፍ ይቸገራሉ በቀኝ የሚጽፉ ሰዎች በእግራቸው ለመጻፍ የሚቸገሩ አሉ። አንዳንዶቹ ደግሞ በቀኛቸውም የሚጽፉ አሉ። ይህ ጽሁፍ ግን በግራ የሚጻፈውም በቀኝ የሚጻፈውም እንደየ እንደየጸሐፊው ልምምድ ፊደሎቹን አጣጣሉ የተለያየ ነው። የአንዳንዶቹ በቀኛቸው ከሚጽፉት የተሻለ ተነባቢና ጥራት ያለው ጽሁፉን ጽሁፍ የሚጽፉ በግራ እጃቸው የሚጠቀሙ ሰዎች አሉ። አንዳንዶቹ ደግሞ በቀኝ እጃቸውም ጽፈው ምንም የማይረባ የማይነበብ ሌላ ሰውም ሲያየው የሚያሰለች ፊደሉን ከፊደሉ የተየያዘ አንዳንዱን ፊደል ትልቅ አንዳንዱን ትንሽ ግራ የተጋባ አይነት አጻጻፍ የሚጽፉም ሰዎች አሉ። በእጅ መጽሐፍ ግን በምንማርበት ጊዜ እያንዳንዱ ሰው ሲማር ከአንደኛ ክፍል እስከ አስራ ሁለተኛ ክፍል ከዚያም ኮሌጅ እና ዩኒቨርሲቲ በምንማርበት ጊዜ ደብተር አዘጋጀተን ለተለያዩ ነገሮች ጥቅም ላይ አውያለሁ መጽሐፍትን የጻፍኳቸው በዚህ በመንፈሳዊው በአለማዊው በኩል ነው። በአለማዊው ለተማሪዎች የሚያግዙ የተለያዩ አጋዥ መጽሐፍትን ጽፌያለሁ። ይህ ጽሁፍ ግን በግራ የሚጻፈውም በቀኝ የሚጻፈውም እንደየ እንደየ ጸሐፊው ልምምድ ፊደሎቹን አጣጣሉ የተለያየ ነው። የአንዳንዶቹ በቀኛቸው ከሚጽፉት የተሻለ ተነባቢና ደብተር ለጽሁፍ መጻፊያነት የሚያገለግል ወረቀት ነው። ንጹህ የሆነ ወረቀት አለ። በዚህ ንጹህ በሆነ ወረቀት ላይ መምህሩ የሚነግሩንን የሚያስተምሩንን ሙሉውን ነገር እያየን እየተመለከትን የገባንን ነገር በተረዳነው ልክ ማስታወሻ እየጻፍን እንማራለን። ስለዚህ በዛ ሂደት ያለፍኩ ስለሆነ እኔም በእጅ መጽሐፍ እችላለሁ።